ዛሬ የመጀመሪያው ምግብህ ምን ነበር ለሚለው ነገር ከምግቤ ከመናገሬ በፊት እንዴት እንደነበርሽን ከረጠው አለት? ጠዋት ከእንቅፌ ተነሳሁ አምሽቼ ነበረኝነት እና ለመነሳት በጣም ከብዶኝ ነበር። ልክ ስነሳ አራት ሰዓት ሆኗል አራት ሰዓት ሆኗል። ግዴታ ጠዋት ነበር ቀኑ እሁድ ነውና ቤተክርስቲያን መሄድ ነበረብኝና ቀጥታ ወደ ቤተክርስቲያን ሄድኩ ቤተክርስቲያን ሄጄ ተሳልሜ ጸልዬ ስመለስ ማረፍ ነበረብኝ ትንሽ አረፍኩ እና ምግብ ወደ መስራት ገባሁ። እቤት ውስጥ የነበረኝ ምግብ ደግሞ እንቁላል ነበረ። እንቁላል ነው እኔ እኔ እንደምልሰን የምኖር እንቁላል መብላት ነው ያለብኝ ቀላሉ ምግብ ለመስራት እንቁላል ስለሆነ እንቁላል ነው። የነበረኝ ከዛ በኋላ እንቁላል ጠብሼ በላሁ እንቁላል ሳንዱች ማለት ነው። አሁን ምሳ ደግሞ እየደረሰ ነው። አሁን ምሳ ሰዓት እየደረሰ ነው ደግሞ ለምሳዬ ደግሞ ከጓደኞችህ ጋር ወጣ ብዬ ነው ሄጄ የምመገበው። ይሄም የሆነብበት ምክንያት ቤት ውስጥ ምንም ነገር የለኝም። እና ጓደኞቼ ጋር ተደዋውለን እና የምንሰራው ስራ ስላለ ከእነሱ ጋር ተቀጣጥሬ ሄጄ ከእነሱ ጋር ነው ወጥቼ ምሳ የምመገበው። ካልሆነ በዛው ደግሞ እራትም ሊቀጥል ይችላል ውጪ እዛው እንደሆንኩኝ እራትም በልቼ ልገባ እችላለሁ። ቅድም ሌላ አሁን ለምሳሌ ትናንትና እራቴን ይዤ ነው የገባሁት። ማለትም ከካፌ ወይም ሬስቶራንት ሄጄ ምግብ ገዝቼ ነው ቤት ሄጄ የበላሁት። መስራት አልወድም ምግብ ያው ቁርሴን ነው የምሰራው ሁልጊዜ

እሺ ሙዚየም መሄድ ወይም ያስደስትሀል ወይ? ለሚለው ጥያቄ አዎ፣ ሙዚየም መሄድ በጣም ነው የሚያስደስተኝ። ይሄም የሆነበት ምክንያት ሙዚየም ስንሄድ አይተነው ማናውቃቸው ድሮ ቅሪተ አካላት ሊሆኑ ይችላሉ። የድሮ ታሪኮች ይኖራሉ። እና እነሱን ለማወቅ ነው ወደ ሙዚየም የምንሄደው ከዚህ በፊት እኔ አንድ ሁለት ቦታ ሙዚየም ሄጃለሁ። ለምሳሌ ኢትዮጵያ ውስጥ ስድስት ኪሎ አካባቢ ኢትዮጵያ ብሄራዊ ሙዚየም አለና እዛ በምንሄድበት ጊዜ የኢትዮጵያ የመጀመሪያዋን ወይም የሰው ልጅ የመጀመሪያዋን አይተናታል። እሷም ሉሲ ትባላለች። ሉሲ ማለት ፈረንጅ ያወጣላት ስሟ ሲሆን በኢትዮጵያ ደግሞ ድንቅ ነሽ ተብላ ነው ስሟ የወጣላት። እና እሷን ተመልክቻለሁ። በሙየምም ስንገባ መጀመሪያ የተመለከቱት ነገር ከእሷ ውጪ የድሮ ነገስታት ይጠቀመውባቸው የነበሩት አልባሳት፣ መሳሪያዎች፣ ወንበሮች፣ ሚመገቡባቸው የነበሩ እቃዎች፣ በቃ የተለያዩ ነገሮችን ተመልክቻለሁ። ቤታቸውን ተመልክቻለሁ ምናምን ነገር እና በጣም አሪፍ ነበር። አሪፍ የሆነ ተሞክሮ ነበር ብዬ አስባለሁ። እዛ ብሄራዊ ሙዚየም በመሄድ ያየሁት ነገር። ከዛ በመቀጠል ደግሞ ቀሪተ አካል አለ። ብዙ ኢትዮጵያ ብሄራዊ እንትን ውስጥ ሙዚየሙ ውስጥ ብዙ አይነት ቅሪተ አካል አለ። የሰው ልጅ መነሻው ደግሞ ከኢትዮጵያ እንደሆነ ስለሚነገር የመጀመሪያው የሰው ልጅ መነሻ ኢትዮጵያ እንደሆነ ስለተባለ የኢትዮጵያ በጣም ብዙ አይነት ቅርስ አላት። ሌላ ቦታ ደግሞ ቅርስ ወይም ሙዚየም የሄድኩት አንጦጦ ጋር የሆነ ትልቅ የሙዚየም አለ። ከዛም ስንገባ ከዚህ በፊት የነበሩ መንግስታት ወይም ንጉሶች ሲጠቀሙት የነበረው መመገቢያ፣ ፃህኖች አሉ፣ ልብሳቸው አለ፣ አልባሳት አለ፣ ይጠቀሙባቸው የነበሩት መኪና አይቻለሁ፣ ይጠቀሙባቸው የነበሩ መኪና። አሁን ደግሞ ኢትዮጵያ አዲስ ሰራ የንጉስ ሀይለ ንጉስ ሀይለ ስላሴ ያሰሩት ቤተ መንግስት ነበር። እና እሱም አሁን ያለው ጠቅላይ ሚኒስትራችን ዶክተር አብይ አህመድ እንደ አዲስ አስውበውት እሱን እንደ ሙዚየም አድርገውት ነበርና ሰሞኑን ቅርብ ጊዜ አንበር የተከፈተው። እና እሱን ለመጎብኘት ሄጄ ነበር። እንደውም ስገባ እንደውም ሁለት መቶ ነው ሶስት መቶ ብር ከፍየ ነበር የገባሁት። ስገባ አሪፍ የሆነ ተሞክሮ አልነበረኝ ብዬ አስባለሁ። አሪፍ የሆነ ጊዜ ነበር ያሳለፍኩት። ከግቢው ውስጡ ስንገባ አምበሶች ነበሩ፣ ነብሮች ብዙዎቹ የዱር እንስሳት እንዳለ እዛው ግቢ ውስጥ ነበሩ እና እሱን እሱን በጣም ወድጀዋለሁ። እኔ በግሌ ሌላ ደግሞ ያው ከዚያ በፊት ይጠቀሙባቸው የነበረው ንጉሱ ይጠቀሙባቸው የነበረ መኪኖች ነበሩ። ያ በጣም በአስራ ዘጠኝ ምናምን በጣም እሩቅ ናቸው። በአስራ ዘጠኝ ሃምሳ ምናምን በፊት የነበሩ መኪኖች ነበሩ። እነሱ እነሱ እንዳለ እያየሁ ነበር። ገርሞኛል እሱና ይባስ ብሎ ደግሞ በውሃ ውስጥ የሚንሳፈፍ መኪና ነበራቸው አሉ። እሱንም እዛ ሄጀ ሳረጋግጥ እውነት ነው ውሃ ውስጥ የሚንሳፈፍ መኪና ነበራቸው። ቢገባ ውሃ ውስጥ ተንሳፎ ወይም ልክ እንደ ጀልባ ይሆናል የሚል ነበር። እና እሱን ሳየው እራሱ በጣም ተገርሜ ነበር። እና ይኖራል ብዬ ያልጠበኩት አንድ ምወደው መኪና ነበረ። እዛ ላንድሮፈር የሚባል እሱኛው መኪና አልጠበቅኩም እዚህኛው ሀገር ይኖራል ብዬ። ልክ ስገባ መጀመሪያ ያየሁት እሱን ነው። አይኔ እሱ ላይ ነበር መጀመሪያ ያረፈው። እና አላመንኩም እጄ ራሱ ቀስ ብዬ ነካሁት። እና የሆነ ደስ የሚል ስሜት ተሰማኝ። በጣም ነው መኪና የምወደው። እና ከአሁን የአዲስ መኪና ሳይሆ አዲስ መኪና ሳይሆን የምወደው የድሮ መኪኖች ነው እኔ በራሴ የማደንቀው። በጣም ነው የምወደው። ምክንያቱም እኔ እቤቴ ፋዘር መካኒክ ነበረ እና ለመኪና ምናምን ይነግረኝ ነበረ። እንዴት እንደሚሰራ ስለ ሞተር ክፍል ምናምን ይነግረኝ ነበረ። እና እነሱ እነሱ እንዳለ እያደኩ እያየሁ ስላደኩኝ ይመስለኛልኛ ስለ መኪና ፍቅር ያለኝ። አሁን ራሱን የምትይዛት መኪና በጣም የድሮ የቆየች መኪና ነች። እሷም ከየአያቴ ነበረች። የአይቴ መኪና ራሴ አሳድሼ ራሴ እንዳለ ታፒሰሪ አሰርቼላት ራሴ ሁሉ ነገር ከሬንቲኔራ አውጥቼ አስተካክዬ ያሰራሁት እኔ ነኝ። እና እሷን እሷን እንደዛ አድርጌ ምናምን በጣም ነው የምወደው መኪና። ለዛ ነው ስለመኪና ምናምን እንትን ያልኩት።

ምን አይነት ጫማ ትወዳለህ? ለሚለው ጥያቄዬ በጣም ጥሩ ጥያቄን ጠየከኝ በጣም በጣም በጣም የምወደው ጫማ እኔ በተፈጥሮ የጫማ የሁለት ብራንድ አድናቂ ነኝ የናይክ እና የአዲዳስ አድናቂ ነኝ አዎ ሁለቱም እኩል አይሄዱም ግን የናይክ እና የአዲዳስ ብራንድ አድናቂ ነኝ ይሄም የሆነበት ምክንያት ናይክን የምወደው የምደግፈው የእግር ኳስ ክለብ የናይክ ስፖንሰር ስለሆነ በጣም ነው የምወደው እና ደግሞ የምወደው የእግር ኳስ ተጫዋች ሊዎኔል ሜሲ የአዲዳስ ብራንድ አምባሰደር እና የአዲዳስ ብራንድ እንትን ስለሆነ በጣም ነው የምወደው አዲዳስ እና አሁን በ በሄድኩበት በሄድኩበት ቦታ ራሱ ከሁለቱ ጫማ ውጪ አልገዛም ከሁለቱ ጫማ ውጪ አልገዛም ግን ደግሞ ጫማ ከተባለ ደግሞ እኔ ሾርት ጫማ አላደርግም አጫጭር ጫማዎችን ማረግ አልወድም እረጃጅም ወይም ቡት ቡትስ የሆን ጫማ ነው የማደርገው ይሄም የሆነበት ምክንያት እግሬ ላይ ስሜት አይሰማኝም አጭር ጫማ ሳደርግ ትንሽ ነው ስለሆነችብኝ ጫማም ያረኩ ያረኩ አዎ ያረኩ ያረኩ አይመስለኝም እና ለዛ ይመስለኛል አጫጭር ጫማ የማልወደው ጓደኞቼ ደግሞ እንዳለ አጫጭር ጫማ ነው የሚወድ የሚያደርጉት ምናምን ነገር አንድ ጓደኛ አለኝ አንደር አርመር የሚባለውን ብራንድ የሚያደርግ እና ይገርመኛል እንዴት እንደሚያደርገው ይለኛል አሪፍ ጫማ ነው እንደዚህ ብራንዶችን ብታደርግ አሪፍ ነው ለስፖርተኛ አሪፍ ነው ይላል ደግሞ የአዲዳስ እና የናይክ አድናቂ በመሆኔ እንደዚያ አይነት ጫማዎችን ደግሞ አላበረታታምና አልወዳቸውም እኔ አሪፍ ናቸው እኔ አልክድም ግን ጎበዝ አሪፍ አሪፍ ስራ ይሰራሉ ያቀርባሉ አዳዲስ ነገሮች ያመጣሉ ነገር ሌሎች ብራንድሽ ግን ምንም ቢሆን እንደ አዲዳስ እና እንደ ናይኪ አይነት እንደዛ አይነት የሚመሳሰል ጫማ ወይም ብራንድ የለም ብየ አስባለሁ በተፈጥሮዬ ጊዜ ደግሞ ጓደኞቼ ምን ይላሉ? የቻይና ጫማ ያደረጋሉ አሁን ስለጫማ አይደል እያወራን ያለው የቻ የቻይና ጫማ ያደርጋሉ ቶሎ የሚፈነዳ ጫማ ያደርጋሉ ወር ሳያደርጉት የሚበላሽ ጫማ የጫማው ዋጋ ስጠይቃችሁ ደግሞ ይሄንን ሁለት ሺህ ብር የሚገዙት ሶስት ሺህ ብር የሚገዙት እኔ ለናይክና ለአዲዳስ ጫማ ቢያንስ ወደ ሃያ ሺህ ብር እና ሺህ ድረስ ይደርሳል ሃያ ሺህ እና ሰላሳ ሺህ ድረስ ይደርሳል የማወጣው ጫማ ለናይክ እና ለአዲዳስ ጫማ የሚሆንበት ምክንያት በቃ ኦሪጅናል ኦሪጅናል ጫማ ማድረግ ስለሚያስደስተኝ ነው አሁን ከናይክ ጫማማ የሚመቸኝ ኤር ፎርስ አለ ይባላል ኤር ፎርስ አለ ጆርዳን አለ ጆርዳን ዋን አለ ፎር አለ ስሪ አለ ሲክስ አለ እነደዚህ እነዚህን ጫማዎችን ነው በጣም የምወዳቸው እነሱ አንዱም ባለፈው ጓደኛዬ ለልደት የሰጠኝ ጫማ ጆሮዳን ዚክሱ በጣም አሪፍ ነው ከስተም ነበር እንዳትዘጋጀው ወይ እሱኛው ጫማ አሁን ቢሸጥ ራሱ ወደ አርባ አምስት ሺህ ቢሆን ይደርሳል ያሉ ገበያ ላይ አይቼዋለሁ እና በጣም ውድ ውድ የሆነ ጫምዎች ነው ካደረግን ምክንያቱም ከጊዜያት ጋር የመቆየት እንትኑ ራሱ አሪፍ ነው እና ተመጣጣኝ ነው እንደዛ እንደዛ ነገር ነው እና እያል እንደዛ የምንቆየው

ጥላ ወይስ ፀሀይ ትመርጣለህ? ወይ ለሚለው ጥያቄ እኔ ጥላን እመርጣለሁ ይሄም የሆነበት ምክንያት የፀሀይ አለርጂክ አለብኝ ፀሀይ ስንነካኝ ቆዳዬ ይላላጣል ለምን እንደሆነ አላውቅም ግን ፊቴ እንዳይላላጥ ወይም ሰውነቴ እንዳይላላጥ ሰንስክሪን እገባለሁ አንዳንድ የምቀባቸው ክሬም ነገሮች አሉና እና እነሱን እነሱን ለፀሀይ አልወድም በቃ ዞሮ ዞሮ ፀሀይ አልመርጥም። ቀን ቀን ለቤት ምውለው ወደ ማታ ወይም ፀሀይ ልትገባ ስትል ነው የምወጣው። እንጂ ፀሀይ ሲናካኝ ቀጥታ ቆዳዬ ይላላጣል። ይጠቁራል ፊቴን በአንዴ ወይ ደግሞ ቀይ ሆኖ ቀኑን ሞሉ እንትን ይላል። እና ፊቴ ይቆጣል በአንዴ እና እሱ እሱን ስለሚልፈልግ ጥላ እንመርጣለን ጥላ ምመርጥበት ደግሞ የዚህኛው ተቃራኒ ምንም አያደርገኝም በሰላም ወጥቼ በሰላም ያስገባኛል። ሰውም አያስቸግረውም ምናምን ነገር ዣንጥላን መጠቀም የሚሉኝ ሰዎች ፀሀይ ፀሀይ ጊዜ ግን ወንድ ልጅ ዣንጥላ መያዝ የለበትም ብዬ እኔ በተፈጥሮ አምናለሁ። ትንሽ ዣንጥላ መያዝ አያስፈልገውም።

አሪፍ ጥያቄ አሪፍ ጥያቄ አሪፍ ጥያቄ የምትወደው ግግብ ምንድን ነው? በጣም ጥሩ ጥያቄ ነው የጠየከኝ ዛሬ የምትወደው ምግብ የምወደው ምግብ እኔ ጥሬ ስጋ ጥሬ ስጋ በጣም ነው የምወደው። ይሄም ያልኩበት ምክንያት በጣም ስለሚጣፍጥ ነው እንደ ኢትዮጵያዊነቴ ሁሌም የምመገበው ምግብ ብዬ ባወራ ደስ ይለኛል። በጣም ታሪካዊ የሆነ ምግብ ነው። ጥሬ ስጋ የጥሬ ስጋ አመጣጥ ልንገርህ እንዴት እንደመጣ የጥሬ ስጋ። አመጣጥ ኢትዮጵያና ጣሊያን በድሮ ጊዜ በሚዋጉበት ሰዓት። ኢትዮጵያኖች ይዘውት የሚጓዙት ከብቶች ነበሩና ጠብሰው ከበሉት ጭሱ ለጣሊያኖች ሲቀርቡ ጠብሰው ከበሉ። ለጣሊያኖቹ እየቀረቡ ስለሆነ ይረባቸዋል። ቆይ እንዳዲስ ልጀምርልህ። ኢትዮጵያና ጥሩ ጊዜ በሚዋጉበት ሰዓት ኢትዮጵያ ወራር ጣሊያን በቀረበች በመጠች ቁጥር። በማሀል በማሀል ይረባቸው ነበር። እና ሲረባቸው ጣብሰው የሚባሉ ከሆነ ጭሱን አይተው ጣሊያኖች እንደመጡባቸው ያውቁ ነበር። እና ለእንደ ዘላለም ላለመብላት ሲባል። የበሬውን ስጋ ምናምን ጥሬው መብላት ጀመረ። እንጂ አንድ አያለ አሁን ኢትዮጵያ ባህል ሆኖ ጥሬ ስጋ መመገብ ለመጀመርም ማለት ነው። እና እንወዳለን ጥሬ ስጋ። ስለ ጥሬ ስጋ ደግሞ አበላል ደግሞ ጥሬ ስጋ የራሱ የሆነ አበላል አለው። አሁን ጥሬ ስጋ ገና ካቆራረጡ ጀምሮ ከረሚላ ላይ ይባላል ያቆራረጡ ስም። ከረሜላ ቁርጥ ይባላል። ከረሜላ ማለት አራት ማዘን አራት ማዘን ሆኖ ሲቀመጥልሻል። ወይ ይቀመጥላል እሱ እያነሳ ትበላለህ ጋር ከረሜላ። በመቀጠል ደግሞ ከሰናፍጭ ጋር ወይ ደግሞ ከዳጣ ጋር አብሮ ይቀርብልሃል። እሱን እያጠቀስክ ወይም እየነካክ እየነከርክ ነው የምትበላው ከእነሱ ከሁለቱ ጋር። እና በጣም ይጣፍጣል ግን ከጥሬ ስጋ ሁሌ ብላ በባል ሁሌ አልበላም። ምክንያቱም ለኮሶ የሚባል በሽታ ጋር ያጋልጣል ስለሚባልና ከዚ በፊትም አሞኝ ስለሚያውቅ ነው። ስለ ኮንሶር ነው። እንደዛ እንደዛ ምክንያት አልበላም። ሁል ጊዜ ግን ሁል ጊዜ ብላ ብባል ደግሞ የማይሰለቼኘ ምግብ። ሹሮ ነው ሹሮ በጣም አሪፍ ነው። እንደ ኢትዮጵያውያን ምግብ ሹሮ ሁሉን ቻይናው የሀብታም ምግብ ነው። የደሀውም ምግብ ነው። ሽሮ እና ሀብታሞች በጣም ነው የሚወዱት ደሀዎች በጣም ነው የሚጠሉት። የሄ ለምን እንደሆነ እኔ አላውቅም። አሉ ግን እንደዛ እንደዛ ነገር ግን እኔ በጣም የምወደው ምግብ። ከስጋ ውጪ ጎመን በጣም ነው የምወደው። ቀይ ስር በጣም ነው የምወደው። ሩዝ በጣም ነው የምወደው እነዚህ ሶስቱም እንግዶች በጣም ነው የማፈቅራቸው። በጣም ነው የምወዳቸው። ብዙ ጊዜ እናገራለሁ እነዚህን ምግቦች እኔን ወደ ስራ ልጅ እያለሁ ትምህርት ሲሄድ ይቆጠርልኝ የነበሩ መምግቦች እነዚህ እነዚህ ነገር ነበሩ እነዚህ ምግቦች በጣም ብታፈጡኝ። ጓደኞቼ ራሱ ሲሄድ ምናምን ነገር በእምነት የተለመደው ምግብ አመጣ የሚጣፍጠው ምግብ ያመጣኝ ካሉኝ ተሻምተን ነበር። የምንበለው እና እዛ ራሱ እዛ ትምህርት ቤት በጣም ብዙ አይነት ታሪክ እናንተዎች አሉኝ የሆነ ጓደኛ አለኝ ሁሌ ሩዝ ብቻ ይዞ የሚመጣው። ሰው እንዴት ነው ከሰኞ እስከ አርብ? ሁሌ ሩዝ ይዞ የሚመጣው። ሩዝ ዛሬ ሩዝ በአትክልት ጋር ካመጣ ሩዝ በስጋ ያመጣል ነገ። ነገም ሩዝ በምናምን ነገር እያለ ሳምንቱን ሙሉ ሩዝ ያመጣ ነበረ። እና ሩዝ በጣም የሚወደው ልጁ ምናምን ነገር እና ይገርመኝ ነበር። ሩዝ እንዴት ሰው እንዴት ነው የምወደው። ለያውም ቡል ቀን የማይሰለቸው ምግብ ተብሎ ሲቀርብለት

ስራህን ትወደዋለህ ወይ? ለሚለው ጥያቄ አዎ ስራዬን በጣም ነው የምወደው የምሰራው ስራ ቪዲዮ ኤዲቲንግ እና አንዳንድ የኮሚሽን ስራዎች እሰራለሁ ለምሳሌ ልክ እንደ ድለላ አይነት ስራዎች እሰራለሁ። በቪዲዮ ኤዲቲንግ ስራ ብዙ አመት ቆይቻለሁ ቢያንስ ወደ ሶስት አራት አመት ሆኖኛል። ቪዲዮ ኤዲቲንግ መስራት እና ከጀመርኩኝ የተማርኩት ደግሞ ረጅም ጊዜ ስድስት አመት ሆነኛ የተማርኩት ተምሬ ከጨረስኩኝ ስድስት አመት ሆኖኛል ስራ መስራት የጀመርኩት ደግሞ እዚች አራት አመት ውስጥ ነው። እና በዚች አራት አመት ውስጥ ብዙ አይነት ራ ብዙ አይነት ነገሮችን ተምሬያለሁ ራሴ ላይ አሳድ ትልቅ ነገሮችን አሳድሬያለሁ አሳድጌያለሁ ብዬ አስባለሁ። በድለላው ስራ ደግሞ በጣም አሪፍ የሆነ ስራ ነው። ዛሬ ድለላ ደግሞ እንደሚታወቀው ዛሬ ተሰርቶ ነገ አይሰራም ምናምን ነገር እና ግን አንድ ከተሰራ ደግሞ አሪፍ የሆነ ዝግ ነው የምንዘጋው ማለትም አሪፍ የሆነ ገንዘብ ነው የምናገኘው። አሪፍ የሆነ ነገር ነው የምናገኘው። ለምሳሌ ከአሁን መጨረሻ ጊዜ ድል ላይ የሰራሁትና የሸጥኩት ቤት ነበረ ቤቱ የአርባ ሚሊየን ብር ቤት ነበረ እና የአርባ ሚሊየን ቤት ስሸጥ ደግሞ ከሻጩም እና ከገዡ አንድ አንድ ፐርሰንት ተቀብዬ በአጠቃላይ ሁለት ፐርሰንት የአርባ ሚሊየን ብር ሁለት ፐርሰንቱ ወደ አምስት መቶ ምናምን ሺህ ብር ነበር እና ወደ አምስት መቶ ሺህ ብር ሰርቻለሁ እንደ ቀልድ ነበር። እና እንደዛ እንደዛ እያረኩኝ ነው እንትን የምለው የነበረው። ስለ ድለላ ብዙም አልፊ ነገር ነው። በሄድክበት ቦታ አዳዲስ ነገር ታያለህ አዳዲስ የሚሸጥ ቤት ካለ የሚከራይ ቤት ካለ እንዲሁም እንዲሁም ደግሞ የሚከራይ ወይ ደግሞ መኪናው የሚሸጥ መኪና ካለ የሚከራይ መኪና ካለ በቃ በአንተ በኩል ነው የሚያልፈው እና አድካሚ የሆነ ስራ ነው። ግን በዛው ልክ ደግሞ ገንዘቡንና ጠቀሜታውን ምናምን ስናስብ ደግሞ አሪፍ አሪፍ የሆነ ነገር አለ ብዬ እኔ በግሌ አስባለሁ። ግን በቪዲዮ ኤዲቲንግ ደግሞ ሳወራ ስለ ቪዲዮ ኤዲቲንግ በጣም ቃላቶች ነው የሚያጥሩኝ። እንደዛ የሚያውቁበት ምክንያት እኔ ያየሁትን ነገር እኔ የሚመስለኝን ነገር ለሰው ማንፀባረቅ ስለሆነ የተሰጠኝን ነገር እንዳለ አይቼ አረጋግጬ ለመለቀቅ የሚያስፈልገው ነገር በሽለስ አሁን ከዚህ በፊት ስሰራ የነበረው ፊልም እሰራ ነበረ ፊልም ኤዲት አደርግ ነበረ እና አማርኛ ፊልም በጣም በቃ የደከመ ፊልም እንደሆነ ያወኩት ያኔ ነው ማለትም ይቀረናል አማርኛ ፊልም እንደፊልም ለመባል ከዚህ በፊት በቃ ተናግሬ ነበረ ብዙ ጊዜ አማርኛ ፊልም ከአሁን በኋላ አሪፍ አይሰረም እያልኩ ሳወራ ነበር እውነትም አዎ አይሰራም። ምክንያቱም እኛ ኤዲተሮች እንደሆነ ከላሪንግ ነው የምናስተካክለው ሳውንዶቹን ምናምን ጋር የምናስተካክለው ግን ገና ከጀመሩ እንትን ይቀረዋል አቀራረጹ ይቀረዋል ታሪኩ ተበላሽ ይሆናል። ወይ አንዱ አፍቃሪ ወይ የደሃው ልጅ አፍቃሪ ወይ የሀብታሙን አፍቅሮ ምናምን ይሆናል። ወይ ደግሞ በተቀራኒው የደሃው ሀብታሙ ሰው ደሀዋን አፍቅሮ ምናምን ነገር ይሄ ነው ታሪኩ እኛ የኢትዮጵያ ፊልም እኔ ያናድደኛል ወይም እያስጠላኝ ያለው ብዬ ማሰበው። ስለ ፊልም ይሄ ነገሮችን በመብተታቸው ነው በጣም አድካሚ ነገር ነው። ከዛ ኤዲተሩ ይወቀሳሉ ከዛ ደግሞ የሚወቀስበት ምክንያት በቃ ጥሩ አልተቀረጸም። እኛ ደግሞ እሱን ለማስተካከል ስንል ደግሞ አንዳንድ የምንጠቀማቸው ነገሮች አሉ እነሱ ደግሞ ያምራል እኮ ለምንድነው አላውቅም ሰው የማይወደው ግን በቃ ባለው ይሁን እንባላለን ምናምን እናገባለን ስንት ሰዓት ሙሉ ብዙ ጊዜ የፈጀብን ነገር ስራዎች እንዳለ እነሱም በቀላሉ አይሆንም ብለው ሲያሳልፉን በጣም ነበር የሚያናደኝ እና እንደዛ እንደዛ ነው። ግን በስራዬ በጣም እወደዋለሁ ስራዬን በጣም ብዙ ሰው ይነግረኛል የሰራኸው ስራ እጅህ ይባረክ ይሉኛል። አስተማሪ ነገር ነው የምትሰራው የነበረው ከዚህ በፊት የነበረው ስራ ላይ ወደፊት ሌላ ስራ ስራ ብባል መሆን ምፈልገው ከሌላ ሰራተኛ ሁን ብባል ወታደር መሆን ነው ምፈልገው። ወታደር የሆንኩ መሆን ምፈልግበት ምክንያት በልጅነቴ ጀምሮ ስጫወት የነበረው ጌም ነበረ ቪዲዮ ጌም እና እሱን ጌም አእምሮዬ ላይ አሳድሮብኛል የዚህ ፊልም የዚህ ጌም ወታደር እንድሆን። ስሙም ኮል ኦፍ ዲውቲ ይባላል ኮል ኦፍ ዲውት በጣም በጣም እኔ ከምናገረው በላይ ነው ለሱ ፊልም ወይ ለሱ ጌም ቃላቶች ነው የሚያጥሩኝ እንዴት? ሰው እንዴት ወታደር ይሆናል ብዬም ድሮ እመኝ ነበር ግን ወታደር ታሪኩን ስትረዳ ያለውን ነገር ስታይ ምናምን ነገር በጣም ደስ የሚል ነገር ነው። አውስ ላይ ጌሙ ያለው ነገር እንዴት ወታደር እንደሚሆን አንዳንድ ተልእኮ እኮ እንዴት እንደሆነ የአሜሪካን እና የሩሲያን የእንግሊዝን ስራ ስትመለከት ምናምን የአረቦቹን ስራ ስትመለከት ምናምን በጣም ያስደስትሃል ወታደር መሆን። በተለይ ደግሞ ተልእኮ ከእነዚህ ብላ ብቻቸው የሚላኩት አሉ አይደለ እንደነሱ ስትልክ ደግሞ ያሉት ስሜት ራሱ በጣም አስደሳች ስሜት ነው ብዬ በግሌ እኔ ራሴ አስባለሁ። ከድለላው ከውትድርናው ከቪዲዮ ኤዲተር ውጪ ደግሞ ሌላው ሁን ብባል ዶክተር ነው። ዶክተር ምሆንበት ምክንያት የታመመ ሰው ሰው ለመርዳት የተቸገሩትን ለማገዝ አሁን ዶክተር ስቶን ደግሞ ከእግዜር ቀጥሎ ሁለተኛ ነፍስ የሚያድነው ሰው እግዚ ዶክተር ነው። ዶክተር መሆን ደግሞ በጣም አስደሳች ነው ብዬ እኔ በግሌ አስባለሁ በጣም አስደሳች ነገር ነው። ሰው መርዳት ሰው ማገዝ ሰው መንከባከብ ሰው ማ

ልደትን እንዴት ታከብራለህ? የሚለው ጥያቄ እኔ ልደቴን የማከብረው በተለይ መንገድ ነው። እ አ አንደኛው ልጅነት በልጅነት እድሜ ለዚህ ሳከብር የነበር ቤት ውስጥ በሚዘጋጅ ፕሮግራም ነበረ። ፑሉም ቤተሰቦቼ ይጠራሉ። ወዳጅ አዝማድ ይጠራል። ኬክ ይገዛል ዳቦ ቆረሰሃ። ብዙ ነገር ይደረግ ነበር። እኔ ከምወዳቸው ልደቴ ካከበርኩባቸው አመታቶች ውስጥ ደስ የሚለኝ የነበረው። እኔ ሰባት እና አስር አመቴን ያከበርኩበት ጊዜ ነበረ ሰባትን የመረጥኩበት ምክንያት የሰባት አመት ሰባት አስር እና ስምንትን ስምንትን ያልኩበት ምክንያት የታናሽ እህቴ ያኔ ተወልዳ ነበር እና የእሷና የኔ ልደት እኩል ነበር። የተከበረልን የነበረው እና ያን ሳከብር በጣም ደስ ይለኝ ነበረ። ዘመድ አዝማዱ መጥቶ ነበረ ቡና ሲቀ እንትን ነበረ ቡና ሲከፈላ ሲቀየር ሲደረግ ነበር ሁሉም መጥቶ ነበር ትልቅ ድንግስ ነበር የነበረው። እና ደግሞ አስር አመቴ ደግሞ ለየት ያደረገው ነገር እቤት አልነበረና ያከበርነው የነበረው። ውጪ ወጥተን ነበር ጋር ዱባይ ሄደን ነበር አስር አመቴን ያ ያከበርኩት ነበር ዱባይ አባቴ እዛ ነበር። ዱባይ በነበረበት ጊዜ እዛ እሱ ጋር ለመጠየቅ ዱባይ ሄጄ ነበር እዛ ነበር ዱባይ ነበር ልደት የተከበረልኝ የነበረው ከዛ በኋላ አሁን ግን እያደኩኝ ስመጣ ልደት የመከበር አለመከበር መከበር አቁመን የታሰበው መዋልት ጀመረ ግን አሁን በቅርብ ጊዛት ደግሞ እኔ በግሌ ልደቴን ብቻዬን ማክበር የጀመርኩ ጀምሮ ከጓደኞቼ ጋር እየወጣሁ ማክበር ጀምሬያለሁ ለምሳሌ ልክ እንደ ክለብ እየሄደ እንቀውጣለን። ወይም ታልቅ ሆቴሎች እየሄድን እራት በልተን እንመለሳለን። ምናምን ነገር እና እሱ እሱ እሱ አዳዲስ ተግባራት ናቸው ብዬ እኔ በራሴ ደመድማለሁ። አሪፍ የሆነ ኤክስፒሪያንስ ነው፤ ወይም ልምድ ነው፤ ወይም ተሞክሮ ነው፤ ብዬ አስባለሁ። አንዳንድ ሰዎች ልደታቸው የሚያከብሩበት መንገድ በጣም የተለየ ነው። ለምሳሌ ብዙ ሰዎች እየረዱ ሊያከብረ ይችላሉ። ልደታቸው ለተቸገሩ ሰዎች እየረዱ ምናምን ነገር ሊያከብሩ ይችላሉ። እኛ ግን እኔ ከዛ በፊት መሞከር አውቃለሁ። ግን ለትንሽ ሰው የሆነው ከበቂ በላይ ባይሆንም ለትንሽ ሰው ቢሆንም አስቤ አውቃለሁ እንደዚህ እንደዚህ አድርጌ አውቃለሁ። ሌላ ጊዜ አንዳንዶች ደግሞ ከልክ በላይ የሚያደርጉት ከልክ በላይ ለምሳሌ አርቲስቶችን ካየነ እነሱ አሁን ከልክ በላይ ነው ልደታቸዎን የሚያከብሩት እና እሱን እሱን እኔ አልወድላቸውም።

ኢንተርኔት አለህ ወይ? ለምለው ጥያቄ አዎ ኢንተርኔት አለኝ እኔ ራሴ ነኝ እየሞላሁ የምጠቀመው ይሄም የሆነበት ምክንያት የምሰራው ስራ በደንብ ኢንተርኔት ስለሚያስፈልገኝ ኢንተርኔት እጠቀማለሁ መሙላት ግዴታ አለብኝ ብዬ አስባለሁ። በጣም አሪፍ የሆነ ነገር ነው ስለ ኢንተርኔት ካወራን ኢንተርኔት ላይ በጣም ጥሩ ጥሩ ነገሮችን እናገኛለን እንማራለን። ምናምን ነገር እናደርጋለን አሪፍ የሆነ ነገር ነው ብዬ አስባለሁ። በሰዎች ኢንተርኔት ሲባል አንዳንድ ወደ መጥፎ ነገሮች እየቀየሩት እቤት ይቆጣሉ ምናምን ነገር ኢንተርኔት አያስፈልግም በሚል ተልካሻ ምክንያት። ኢንተርኔት እንዳይጠቀም ያደርጋል ግን ቢጋባቸው ኢንተርኔት ትምህርት ያስተምራል ይጠቅምሃል። ብዙ ነገር ያደርጋል አሁን ሰሞኑን እንደውም ሰሞኑን ከዚህ በፊትም ላይ የነበረው ኢንተርኔት ላይ እየተፈጠረ ያለው ነገር ሰው ሲረዳ እያየን ነው። በኢንተርኔት ነው ገንዘብ እየተሰበሰበለት ያለው ምናምን ነገር እና ኢንተርኔት አስፈላጊ ነው ብዬ እኔ በግሌ አስባለሁ እና መሆን አለበት ብዬ እኔ አስባለሁ። ስለ ኢንተርኔት ካወራን ደግሞ ስለ ማህበራዊ ድረ ገጾች ማውራታችንም አይቀርም እና ስለእነዚህ ማህበራዊ ድረ ገጾች በምናወራበት ጊዜ ማህበራዊ ድረ ገጾች እኔ የምጠቀማቸው ለምሳሌ እንደ ቲክቶክ ያለ እንደ ኢንስታግራም ያለ እንደ ሊንክድን ቲውተር ያሉ ነገሮችን እጠቀማለሁ ይሄም የሆነበት ምክንያት። ከሰው ጋር እንድገናኝ ግዜውም አሁን ያሉበት እንትኖች የት እንዳሉ? ለምሳሌ አሁን ቲክቶክ አሁን ለመዝናኛነት ነው የምጠቀምበት መዝናኛ ስፈልግ ቲክቶክ ከፍቼ እመለከታለሁ። እና አሪፍ አሪፍ መዝናኛ አንዳንድ ጊዜ ደግሞ አስተማሪ የሆነበት ነገር አገኛለሁ። ለምሳሌ ይሄን ያልኩበት ምክንያት እንደ ቪዲዮ ኤዲትንግ ኢንፓይሬሽን ወይም የሚያስተምረን ነገር ወይም የሚቀርጸን ነገር ያስፈልጋል። ይሄ ነገር አይችሉ ባደርገው ምንድነው? ደግሜ ልስራው የምትለው ነገር ይኖራል እና እሱን እሱን ለማድረግ ሲፈልግ ፈልጌ ማየት አለብኝ ብዬ አስባለሁ። ትዊተርም ምጠቀምበት ደግሞ ዜና ዜና ለመስማት ነው ወይስ ለማየት ነው ዜና? ቲውተር የምጠቀመው እና የሀገሪቱ አሁን ያለችበት ሁኔታ። እንደዛው ደግሞ አለም ምን ላይ እንዳለች? አንዳንድ ነገሮች ቼክ ለማድረግ ስፖርቱም ላይም እንደዛው ስፖርት በጣም ነው የምወደው ስፖርቱም ላይ ያሉ ነገሮች እንዳለ ቼክ ለማድረግ ነው። ኢንስታግራም ደግሞ ከጓደኞቼ ጋር ለማድረግ ለማውራት ምናምን የምጠቀምበት ነው። እኔ እንደውም ኢንስታግራም ከምጠቀም ቢደውልልኝ ቢዬ አስብ ነበር እና እነሱም የካርድ እጥረት ምናምን ነገር ስላለባቸው መሰለኝ የማይደውሉት። ግን ቢሆንም እንተን እናደርጋለን ኢንስታግራም ቴክስት ከተላከልኝ እመልሳለሁ ምናምን ነገር ራሴን ቢውልድ ያደረኩት በኢንስታክራም ላይ ሰው የሚያውቀኝ ኮኔክሽን አለኝ ባይ ኢንስታግራም ስለሆንኩ። ማንኛውም ሰው ከስተመር ወይም ደንበኛ እኔ ጋር መጥቶ የሚያገኘኝ በኢንስታግራም ገዛኝ መጥቶ ነው በኢንስታግራም ድረ ገፄ መጥቶ ነው እኔን ላገኝም ላገኘኝ የምችለው። እና እንደዛው ደግሞ ዩቲዩብ ዩቲዩብ ደግሞ በጣም ለኔ ጠቃሚ ከምላቸው ነገሮች ውስጥ አንደኛው ብዬ አስባለሁ።

እሺ አሁን አሪፍ ጥያቄ ነው የጠየከኝ በምን ሰዓት ትተኛለህ ለሚለው እኔ እንቅልፌን የምተኛው ቀን ቀን ነው ብዬ ነው የማስበው ወይም ልክ ከአስራ አንድ ሰዓት በኋላ ነው። ከማታ ወይም እየነጋ ባለበት ሰዓት ነው እኔ እንቅልፌን የምተኛው። ይሄም የሆነበት ምክንያት የምሰራው ስራ አዳር ያሳድረኛል ወይም ደሞ ለፈረንጆች ስለሆነ ከፈረንጆች ጋር ሰዓታችን እኩል ስለማይሆን ከእነሱ ጋር ያለኝ ነገር ሚቲንግ ነገር ስለሚኖርብኝ በየቀኑ ያለሁበትን ነገር። መናገር ስላለብኝ የት ጋር ምን እንደደረስኩኝ መናገር ስላለብኝ እንትን ማድረግ ነገር አለብኝ እነሱን ማግኘት ስላለብኝ አምሽቼ ነው የምተኛው። እና ደግሞ በቃ ብዙ ጊዜ ወይ ይነጋል ወይ ደግሞ አምሽቼ ነው የምተኛው ቀን ቀን ነው። እኔ ልክ አስራ አንድ ሰዓት ሲል ወይ እተኛለሁ ሌላ ጊዜ ደግሞ ወይ አንድ ሰዓት በኋላ እተኛለሁ። በቃ እንዳልኩህ ነው የምሰራው ስራ ኤዲቲንግ እንደሆነ ደግሞ ሀሳብ ሚመጣልህ ማታ ማታ ነው ይባላል። እኛ በእኛ በኤዲቲንግ ስራ የመስራት አቅሙና ፍላጎት ጉልበቱ ሁሉ ነገር ሊመጣ የሚችለው ማታ ማታ ነው። ቀን ቀን ሚሰሩት ሰዎች አሉ ኤዲቲንግ ስራራን ግን ቀን ቀን ከሚሰሩት በላይ ማታ ማታ የሚሰሩት በጣም ንቁና አዕምሯቸው በደንብ ይሰራል ይባላል። እና እኔም እሱን በሚል እንትን እኔም በዛ ማታ ማታ እየሰራሁት ያለሁት እና የምተኛበት ሰዓት እንደው ሁኔታው ነው። ግን አንድ አንድ ጊዜ አምስት ሰዓት ከተኛው በኋላ ለአምስት ሰዓት ያክል ከተኛው በኋላ ድጋሚ ነቅቼ የጀመርኩት ወይ ያልጨረስኩት ነገር ካለ እሱን ጨርሼ እሱን ከጨረስኩኝ አሁን ድጋሚ ተመልሼ እንቅልፌን የምተኛው እና እና እንደዛ እንደዛ እያደረኩኝ ነው እንቅልፌ የምተኛው። ስለ እንቅልፍ ካወራን አንድ ጓደኛ አለኝ በቃ ቀኑን ሙሉ ተኝቶ የሚዉልና ሁሌ ነው የሚገርመኝ። ስንደዉልለት ሁሌ እንደተኛ ነው ምናምን ከክላስ መልስ መጥቶ አይማርም በቃ ተኝቶ ነው የሚውለው። ምናምን ነገር እየተጫወትን ምናምን ሆኖ ሳለ ቤት ውስጥ ምናምን ሆነን ድንገት ስናየው ተኝቷል ምናምን ነገር እና የሆነ የመተኛት ሱስ ነገር ይዞታል። እና እሱን ይመስለኛል በሽታ ነው ይለቀዋል ምናምን ይባላል እኔ አላውቅም የምን በሽታ እንደሆነ። ግን የእንቅልፍ በሽታ እንዳለበት ተነግሮኛል። ዝም ብሎ የሚያስተኛው እንቅልፍ በሽታ እንዳለበት ምናምን ነገር። አንዳንድ ጓደኞቼ ደግሞ አሉ ጭራሽ እንደኔ ከእኔ የባሱ ማይተኙ። በቀን በቃ ለስድስት ሰዓት ወይ ለአምስት ሰዓት ያክል ይተኙና ቀሪዋን ስምንት ሰዓት ምናምን ነገር ደግሞ አይተኟትም። እሷ እኔ እንዴት አንደሆነ አላውቅም እነሱ ራሱ ጎበዝ ናቸው። ደግሞ እነሱ ምንም ምንም ሳይሆን ቀኑን ሙሉ አይደክማቸውም ምን አይላቸው ቀኑን ሙሉ ፕሮዳክቲቭ ወይም ንቁ ሆኖ መዋል ይችላሉ። እኛ በቡና ቀኑን ሙሉ መቆየት እኔ ቡና ካልጠጣሁ መቆየት አልችልም እና። ቡና ሳልጠጣ መቆየት እንደማልችል እያወኩኝ እነሱ ደግሞ ካለ ቡና ቀኑን ሙሉ ከእኔ በላይ ንቁ ሆነው መዋል ይችላሉ። ነገር እና በጣም አሪፍ ነገር ነው ብዬ እኔ አስባለሁ ስለእንቅልፍ እንቅልፍ በጣም ወሳኝ ነገር ነው። ከእንቅልፍ በላይ ደግሞ የሚያስፈልገው ሰላም ሰላም በጣም ጥሩ ነገር ነው። ሰላም ከሌለን ግን እንቅልፍ አይኖርምና። እንቅልፍ በጣም ወሳኝ ነገር ነው። እኔን ስለ ሰው እንቅልፍ አልተኛሁም ብሎ ሲያወራ ይገርመኛል ለምን እንቅልፍ ሰው አይተኛም ብዬ? ራሴን ድሮ ጠይቅ ነበር ግን። አንዳንዴ ደግሞ እረዳቸዋለሁ እንቅልፍ የማይተኛበት ጊዜ አለ አሁን ለኔ እንዳልኩህ ነው የምሰራው ስራ። ከፈረንጆች ጋር እስከመሆኑ የተነሳ እንቅልፍ ምተኛበት ጊዜ። ያው ሊነጋጋ ሲል ነው ይሄ ያልኩክ ምክንያት እንደነገርኩህ ነው። እነሱ ሚቲንግ የምናደርግበት ነገር ይኖራል። አዳዲስ ነገር ኢንፎርም ሊያደረጉኝ ይችላሉ ወይም ሊነግሩኝ ይችላሉ ወይ ሊያስተምሩኝ ይችላሉ እንዲያውም ደግሞ አሁን አለሁበትን ነገር። መናገር አለብኝ የት እንደደረስኩ መናገር አለብኝ እና ምን ማድረግ እንዳለብኝ መናገር አለብኝ። ለዛ ለዛ እስከ ማታ መቆየት አለብኝ ብዬ አስባለሁ። እነሱም ደግሞ መተኛት አለባቸው ብዙ ሰው። እኔ በቃ እንቅልፍ መተኛት አለበት ሰው ብዬ አንድ ሰው እንቅልፍ መተኛት አለበት ብዬ እኔ በግሌ አስባለሁ በጣም አሪፍ ነው። ባለመተኛት የሚመጣ ብዙ አይነት በሽቶች አሉ በእንቅልፍ አለመተኛት በእንቅልፍ እጦት። በእንቅልፍ አለመተኛት ችግር ብዙ አይነት በሽታዎች ይመጣሉ። ለምሳሌ የጭንቀት በሽታ አለ። የፀጉር መነቃቀል የእንቅልፍ ማጣት ነው የሁላ ነገር ሊፈጠር የሚችለው። ያልተለ ያሌለ ነገር እንዳለ ይታያል ብሎ ማሰብ ራሱ። ከእንቅልፍ የሚመጣ በሽታ ነው እና። እንደዚህ አእምሮ ላይ የሚሆን በሽታ የሚያሳድረው ጫና በጣም መጥፎ ነው እንቅልፍ አላመተኛት። እኔ ከሁሉም በላይ እንቅልፍ እኔ ለሰው ልጅ አለ አደል ጠቃሚ የሆነ ነገር ነው ብዬ አስባለሁ። መሰረታዊ ከሚባሉት ነገሮች ውስጥ አንዱ። ከነምግብ ከቤት ከመጠለያ ምናምን ነገሮች ውስጥ ሁሉ። መካተት ያለበት ለሰው ልጅ እንቅልፍ ነው። እኔ ይሄን ነገር ከአንዴ ሁለት ሶስት አራት አምስት ስድስት ሰባት ጊዜ ርዕስ ተነጋግ ነግሬያለሁ ለማቀው ሰው በሙሉ ለአለቃዬ ራሱ ብዙ ስራ አለብኝ አምሽቼ ነው አምሽቼ ነው የምተኛው ስለው። አዎ እንደው አኔም አምሽቼ ነው የምተኛው ግን ያንተ በጊዜ ቀን ቀን ትተኛለህ እሱ ደግሞ ቀን ቀን አይተኛም እና እሱን እሱን ነገር። አልወድለትም እኔ አለቃዬ አለቃዬ ማለት ደግሞ እኔ ቤተሰብ ነን ከአለቃዬ ጋር እና። እንደዛ እንደዛ እያደረግን ነው ምናምን ነገር ግን አድናቂ ነኝ እኔ የሁሉም ሰው በጣም አንቅልፍ አድናቂ ነኝ እወዳችኋለሁ። አመሰግናለሁ።

ቤትህን በምን ያክል ጊዜ ታጸዳለህ ወይ ለሚለው ጥያቄ? እኔ ቤቴን በየቀኑ አዎ አጸዳለሁ ይሄ የሚሆንበት ምክንያት በእኔ እናትና አባቶቼ ስለ ንጽህና በደንብ አስተመረውኛል ብዬ ራሴን አስባለሁ እና በጣም ጥሩ ነገር ነው ንጽህና መጠበቅ ንጽህና መጠበቅ ዛሬ ከራስ ይጀምራል ከአካባቢ ከሀገር ይጀምርና ለአለም ሁሉ ይተርፋል እነዛ ያልኩበት ምክንያት ዛሬ እኔ ንጹህ ካልሆንኩኝ ነገ የኔ ቆሻሻ ማንም ሊደፋልኝ ወይም ሊያጸዳልኝ አይችልም ብዬ አስባለሁ። ስለ ቆሻሻ ስናወራ ስለ ግል ቆሻሻ ብቻ ሳይሆን በቃ የአእምሮን ቆሻሻነትም ነው የምናወራው ስንፍናንም ነው የምናወራው ለዛ ነው እንደዛ ብዬ የተናገርኩት ግን በቤትህ ምን ያክል ያክል ጊዜ ታጸዳለህ ለሚለው እኔ በየቀኑ ነው የማጸዳው። ልክ ከአልጋየ ልክ እንደወረድኩኝ ቀጥታ የማደርገው ነገር ቀጥታ ካልጋ ልክ እንደወረድኩኝ ፊቴን ታጥቤ ቁርሴን ከበለው በኋላ አልጋየን አንጥፌ ነው ወደምሰራው ስራ የምሄደው ወይም የምበላው ነገር የምሰራው ነገር ካለኝ እንደዛ የማደርገው። እና ገና ከእሱ ከእሱ ደግሞ ቤት የተሰረከረከ ነገር ካለ አጥቤ መሆን አለበት ወይ ደግሞ የሚጠረግ ነገር ካለ ጠርጌም ቢሆን ካለ እወጣለሁ እንጂ። እንድተበላሸ ምንም ብቸኩል እንድተበላሸ ጥዬ መውጣት አልፈልግም። አይታወቅም ድንገት ከወጣሁበት ስመለስ ሰው ሊገባ ይችላል ማለቴ አብሮኝ ጓደኞች ሊመጡ ስለሚችል በሚል ነገር ቤቴን ንጹህ ሆኖ መገኘት እና መጠበቅ አለብኝ ብዬ አስባለሁ። እንደውም ለንፀሀና የምጠቀማቸው ለጽህና መጠበቂያ የምጠቀማቸው እንትኖች አሉኝ። ከነዛ መካከል አንደኛ መጥረጊያና መወሊያ ሁለተኛ የጠረንቤዛ እና የወንበር መውለያ ለየብቻው አለኝ። የጠረንቤዛ እና የወንበር መውለያ ሌላ ደግሞ አየሩ እንዳይበከል የተኛሁበት ታፍነው ከሆነ መስኮት እየከፋፈትኩኝ ምናምን ነገር ነው እንትን የማደርገው። ለዛም ደግሞ ሽታ ሊያመጣ ስለሚችል በሚለው ደግሞ ኤርፍሬሽናል ወይም የተፈጥሮ ማጣ ጥሩ ማዕዛ ያላቸው ሽቶ መሳይ ነገሮች አሉን እነሱ እንዳለ ኢርፍሬሽነር ይባላል እሱ እንዳለ እኔ ቤቴ መኝታ ቤቴ እረጭቸው ነው የምሄደው። ያው ለሽታው እንግዳ ሲመጣ ምናምን ነገር ግን ብዙ ጊዜ እቤት ውስጥ ከሆንኩኝ ደግሞ ለእንደፀዳት የምጠቀምባቸው ነገሮች ወይም ያው ሽታ ለሽታ ለመቀነስ በሚል እንትን እጣን ወይም ሰንደል እለኩሳለሁ። በጣም አሪፍ ነው። ሽታቸውን ሽታቸውን በጣም አሪፍ አሪፍ መአዛሳ ያላቸውን አቤት ነገ።

ቅሬታዎችን እንዴት ታስተናግዳለህ የሚለው ጥያቄ? በጣም ጥሩ የሆነ ጥያቄ ጠየቀኝ ቅሬታዎችን እንዴት እንደማስተናገድ ልንገርክ። ቅሬታዎችን መጀመሪያ ማስተናገደው እኔ አንደኛ አላስተናግድም ቅሬታዎቹም ምክንያቱም ምሰራውን ስራ። ቅሬታ ብዙ ጊዜ አይኖረውም ብዬ አስባለሁ። ቅሬታ ሳይሆን አስተያየት በሚለውን እንቀይረው እና አስቴቶች እንዴት እንደምቀበል እንገባለን። አስቴቶችን ስቀበል እኔ ጥሩ ጥሩ የሆነ ነገር አስተያየት ምቀበለው። ብዙ ሰዎች መጥፎም ነገር ሊሰጡ ይችላሉ መጥፎ ጥሩም ነገር ሊሰጡ ይችላሉ አስተያየት። ከዛ ውስጥ እኔ አስተያየት አስተያየት የምቀበለው ጥሩ ጥሩዎቹን ነው። መጥፎ መጥፎዎቹን አልቀበልም ምክንያቱም አይታወቅም መጥፎዎቹ ጎጂ ሊሆኑ ይችላሉ። አንተን ሊያወድቁ ወይም ዝቅ ሊያደርጉ ይችላሉ መጥፎ መጥፎ የሆኑ አስተያየቶች እና ደግሞ ጥሩ ከሚባሉትም አስተያየት ደግሞ ሁሉንም መቀበል የለብህም። መጥፎ ነው እሱ ራሱ ሰው የሚልህን ነገር እንዳለ ማመን ወይ ምን ማለት የለብህም ብዬ እኔ በግሌ አስባለሁ። መስተካከል አሁን ለምሳሌ መስተካከል ያለበት ነገር ከሆነ በራሴ እንደስተካከል ይደረጋል። ሚበላሽ ነገር ወይ ደግሞ አስተካክየው ደግሞ ሌላ ጣጣ ሚያመጣብኝ ነገር አሁን ጥሩ ነገር ተነግሮኝ አስተካክተል ተብየ ደግሞ በማስተካከል ደግሞ ሌላ መጥፎ ነገር ሚመጣብኝ ነገር ከሆነ እሱን ደግሞ እንደማላደርገው አውቃለሁ። እና ጥሩ ነው አዎ ከዛ ቅሬታዎችን እንዴት ታስተናግዳለህ? ቅሬታ ደግሞ ድንገት አይጠፋም ከስንት አንዴ ቅሬታ ምናምን ሊቀርብ ይችላል። ቅሬታ ሚቀርበው ግን እኔ ይመስለኛል በኔ በኩል ሳይሆን በሌላ ጓደኞች እርስ በእርስ በሚጣሉበት ጊዜ ነው። እኔ እሱን የሰጠሁት ከሌላ ጋ ቅሬታ ውስጥ ተገባብቼ ባላውቅም። ሌላ ሰዎች ግን ቅሬታ ሲደራረጉ ወይም ሰምቼ ማውቀው እርስ በእርስ ይወቃቀሳሉ እርስ በእርስ በጣም ነው እንትን ሚደራረጉት። እና እሱ እንደ እንዳይሆን እኔ እፈራለሁ።

እሺ ምን ትመገባለህ ወይ? የሚለው ጥያቄ እኔ ምን ምመገባው ምግብ ሁሉንም እመገባለው ምጣለው ምግብ የለኝም እኔ በተፈጥሮዬ ያገኘሁት ምግብ ነው እያነሳሁ የምበለው ምግብ የተባለ ነገር እንዳለ አይልፈኝም። የሀበሻ ምግብ ይሁን የፈረንጅ ምግብ ይሁን እያነሱትን ምባለው ስለ ምግብ ስለ ምግብ ስለ ምግብ አዎ ስለ ምግብ ካወራን አይቀር ምግብ በጣም ወሰደ ነገር ነው ብዬ አስባለሁ በህይወታችን ላይ ለሰው ልጅ በጣም ጠቃሚ የሆነ ነገር ነው ብዬ እኔ በግሌ አስባለሁ። ምግብ ሰው ልጅ ደግሞ ምግብ ሳይበላ እስካ አስር ቀን ይቆያል ምባል ነገር አለ። እንደ አባባል እና እንደ ሳይንሱ ግን አይመስለኝም እኔ የሰው ልጅ ምግብ ሳይበላ ለአምስት ቀን ወይ ቢበዛ ሰባት ቀን ቢቆይ ነው። እኔ በተፈጥሮዬ አላስብም አስር ቀን ብዙ ነው አስር ቀን ካለምግብ እንዴት ሰው ይቆያል ብለህ ታስባለህ ራስህ? ኢንተርኔት ራሱ ግን እኔ ስለ ምግብ ከተነሳ አይቀረ እኔ የምወደው ምግብ ብዙዎች ናቸው። ብዙ ናቸው ከሀገረኛ ምግቦች ውስጥ አሁን ለምሳሌ ሽሮን በጣም ነው የምወደው ዶሮ ወጥን በጣም ነው የምወደው ጥሬ ስጋ በጣም ነው የምወደው። ክትፎ በጣም ነው የምወደው። ቀይ ወጥ በቃ የተለያዩ እንደዚህ ቀይ ስር ሩዝ ምናምን ነገሮች እንዳለ እወዳለሁ። ከሀገርኛ ምግቦች ከፈረንጅ ምግብ ደግሞ ሱሺ እወዳለሁ። ሚትቦል እወዳለሁ። እንደዚህ በቃ ሆዶ እወዳለሁ ስቴክ እወዳለሁ። እና በቃ ወጣ ወጣ ያሉ ምግቦች እንዳለ እኔ በጣም እወዳለሁ። ሌላ ሹሺ ሞክሬ አውቃለሁ ከዚህ በፊት እኔ የምልሞክረው ነገር የለም እና የሆነ ጊዜ ላይ የጓደኛችን ልዳት ጊዜ ነበር እና ልደቷ ማክበር የፈለገችው እንደዚህ የቻይና ሬስቶራንት ሄደ ልተሰልፍ ልታከብር ፈልጋ ነበር። እና ያኔ ስታከብር የሚቀርብልን ወይም ሜኑ ላይ ወይም ዝርዝሩ ላይ የነበረው የምግብ አይነት እንዳለ የቻይና ምግቦች ነበሩና የቻይና ምግብ ግዴታ መቅመስ አለብኝ ብዬ አዝዤ የነበረው ሱሺ አንደኛው ነበረ። እና አንዳንድ ስሙ አላውቁም እንደነበረ ግን እንትን አመጡልን ጊንጥ አመጡልን ጊንጥ ማለት ስኮርፕዮን መሰለኝ የሚባለው እሱ ነገር አመጡልን በጣም ይጣፍጣል። ግን እሱ የሆኑ መብላቱ ትንሽ ደብሮኝ ነበረ ግን አንዴ እስክቀምሰው ድረስ ነበረ ያ ስሜት ሲሰማኝ የነበረው የሚደብረው ስሜት ሲሰማኝ የነበረው ግን አንዴ ከቀመስኩበት በኋላ በጣም ጣፋጭ ሆነ። ምግብ እንደሆነ ተገንብዝቤያለሁ ከሀገረኛ ምግብ በጣም የምወደው ያልኩበት ምክንያት አሁን ላይ ሽሮ የሰው ልጅ ዳይሊ ወይም በየቀኑ ያቀኑ ምግብ ነው ብዬ አስባለሁ ሽሮን ሽሩ በጣም ለሰው ልጅ ወይም ለሀበሻ ሰው በጣም ጠቃሚ ነው። እኔ በትንሽ በጭር ብዙ ነገር ታቆያለሽ ብዬ አስባለሁ ደግሞ ላአሰራርም ቀላል ስለሆነች አሪፍ ነው ብዬ አስባለሁ። ዶሮ ወጥ የምወድበት ደግሞ በዓል ስለሚመጣ ነው በዓል በዓል ጊዜ በየ በየበዓላቱ ምናምን ነው ዶሮ ወጥ እያነሳን ልንበላ የምንችለው እና እሱን ነገሩን በጣም እወዳለሁ እና ዶሮ ወጥ ሁሌ እኛ ቤት ሲሰራ ትዝ ይለኛል እናቴ ነበረች ዶሮውን ገዝታ አባቴ ዶሮውን ያርድላታል እሷ ነበረች እየሰራች ዶሮውን እንትን ምታደርጊ የነበረው እና አሪፍ የሆነ ልምድ ተሞክሮ እኔም አይቻለው ብዬ አስባለሁ። እኔ አሁን ከቤት ከወጡ በኋላ እንደዚህ አይነት ነገር ሰርቼ አላውቅም ዶሮ ምናምን ነገር በቤተሰብ ሄጄ ምናምን ተመግቤ እመጣለሁ። ወይ ደግሞ ጾም ከሆነ ሳል ቤቴ በቃ በቸኮሌት እና በአንዳንድ ነገሮች በወተት ጾሜን እፈስጋለሁ ወይም ምናምን አደርጋለሁ። ሌላ ጊዜ ደግሞ ክትፎ ክትፎ በጣም ባህላችን ነው እኛ ቤተሰባችን የጉራጌ ባህል ስለሆነ የጉራጌ ክልል ልጅ ስለሆንን ጉራጌኛ በጉራጌ ክልል ደግሞ ክትፎና ቆጮ በጣም ወሰኝ የሆነ ነገር ነው። ሰርግ ኖርማል ቀን የሚበላው ክትፎ ነው። የሰርግ ቀን የሚበላው ክትፎ ነው። ይሄ የለቅሶ ጊዜ የሚበላው ክትፎ ነው። እና ክትፎን በጣም ነው እኛ ጉራጌዎች በጣም የምንወደው ብዬ ብራሴ አስባለሁ። ስለ ጉራጌ ካወራን ደግሞ ጉራጌዎች በጣም የሆነ ፍቅር የሆኑ ሰዎች ናቸው። በእኛ እንደዚህ እንደዚህ በቃ በመጥፎ ነገር አንወራ አንገኝበትም መጥፎ ነገሮች ላይ አንገኝበትም ምናምን ነገር አሪፍ የሆነ ሰዎች ናቸው በጉራጌ ሌላ ደግሞ ከፈረንጅ ምግብ ከሞከርኳቸው ምግብ ደግሞ ሌላ ጊዜ ሆት ዶክ ሞክሬ ላይ አውቃለሁ። መንገድ ላይ እንደዚህ የሆነ ቀን እንደነገርኳችሁ እኔ የሆነ ጊዜ አመት ላይ ልደት ለማክበር ወደ አሜሪካ ተጎሼ ነበር። እና አሜሪካ በሚሄድበት ጊዜ ሆድ ዶክ መንገድ ላይ ሲሸጥ አይቻለሁ እና እሱን ነገር ካልሞከርኩኝ ብዬ ከአባቴ ነበርና ከአባቴ ጋር አብረን እንሞክር ተባብለብ ገዝተን ሞክረናልና ሲሰራም እያየሁ ነበር እንዴት እንደሚሰራ እኔም አውቃለሁ። ስቆቹን ባገኝና እቃዎቹን ባገኝ እንዴት እንደሚሰራ አውቃለሁ እና በጣም ጣፋጭ የሆነ ምግብ ነው ብዬ እኔ በግሌ አስባለሁ። በጣም ጣፋጭ ነው ለሰው ራሱ ለመጋበዝ በጣም ደስ ይላል የሆነ አያደብርም ወይም እንትን አይልም ቅር አያሰኝም እና አሪፍ የሆነ ምግብ ነው። ኦትዶግ እና ሰው እንዲበላው በጣም እገፋፋለሁ ብሉት እያልኩ ነው። እጠይቃችሃለው

እሺ ምን አይነት ስልክ ትጠቀማለህ ወይ ምን አይነት ስልክ አለህ ወይ? ለሚለው ጥያቄ እኔ ስልኬ አይፎን ሰቨንቲን ነው አዲስ የወጠው የአይፎን ምርት የሆነው አይፎን ሰቨንቲን ነው። አሁን ይዠ የተጠቀምኩት ይሄ ስልክ የተሰጠኝ እኔ ታላቅ እህቴ ሰለእኔ ተኔ ስጦታ ብላ የሰጠችኝ። እንዴት የምጠቀም ስለነበረብኝ ከዚህ በፊት ይዣት ይዠው የነበረው ስልክ እኔ ብዙም አያ አሪፍ አልነበረም የምሰራውን ስራ ምናምን ለመደዋዎል ብዙም አይመችም ነበር የምሰራቸውን ስራዎች እንዳለ አያሰራኝም ነበር ብዬ አስባለሁ እና አያሰራኝም ነበር። እና በዛ ምክንያት አይታኛለች በቃ ሲያስተጓጉለኝ ስራዬን ምናምን ነገር እና እሷ ይሄን አይታ የአዲስ ስልክ ያስፈልገዋል ምናምን ብላ እንደ ስጦታ ለልደቴ ቀን ሰጠችኝ የነበረው ስልክ እና አሪፍ የሆነ ስልክ ነው። የሰጠችኝ ግን ከዚህ በፊት ይዤው የነበረው ስልክ ሳምሰንግ ነበር ሳምሰንግ የድሮዎቹ ሳምሰን ጎች አሉ አ እነሱን ነበር ይዤ ስጠቀምባቸው የነበሩት እነሱ ለመደዋዎል ብቻ ነው እና አንዳንድ በቃ ምንም አንዳንድም እንትን አያሰሩም ነበር ብዬ እንዳልኩት ምንም አይነት ስራ አያሰሩም ነበር። እና እሱን እሱን አይታነው እሷ ይሄ ነገር ያስፈልገዋል ብላ ገዝታ የሰጠችኝ አሪፍ የሆነ ስልክ ነው። አጠቃቀሙ ደግሞ እኔ ከዚህ በፊት ተጠ የምጠቀም የነበረው ሳምሰንግ እና አንድሮይድ እንደ መሆኑ የተነሳ ሳምሰንግ ደግሞ አዲስ የሆኑ እና የራሱ የሆነ ዲዛይን ያለው ስልክ ነው እና በውስጡ ብዙ አይነት ነገሮች ነበር ነበሩት እና እነሱ እንዳለ ለመለመድ ራሱ የሆነ ረጅም ጊዜ ፈጅቶብኛል ብዬ አስባለሁ። ማወቅ ራሱ የማላውቃቸው ነገሮች ብዙ ነገሮች አሉ በዚኛው ላይ አሪፍ ነው አፕሊኬሽኑ በጣም አሪፍ ናቸው እንትኖቹ ሶፍትዌሩ ምናምን ነገር አሪፍ የሆነ። ሶፍትዌር ያለው አሁን የተሰጠኝ እኔ በአምስት መቶ አስራ ሁለት ጂቢ የተሰጠኝ በአምስት መቶ አስራ ሁለት ኤይት ጂቢ ስቶሬጅ የተሰጠኝ ካሜራ ጥራቱ ደግሞ ያው እንደሚታወቀው ሰ አይፎን ነው ሁሌ የሚበልጠው እና እንደሚታወቀው በቃ አ ካሜራ ራሱ በጣም አሪፍ አሪፍ የሆነ ነገሮችን ነው የምንቀርጽበት አሪፍ አሪፍ የሆነ ነገሮች ነበር በቃ የምትሰራበት በ ኦዲዮ ሪከርድ ስናደርግ ደግሞ ኦዲዮ ራሱ ጥርት ያለ ኦዲዮ ነው አውትፑት አድርጎ የሚያወጣልን ለእኛ ለእኛ ያሰማን ነገር እና አሪፍ የሆነ ኤክስፒሪያንስ ነው። አዲስ ነገር መሞከር እኔ ለጓደኞቼ እነሱም ይይዙት የነበረው ስልክም እንደኔ ነበር ድክም ያለ ስልክ ይይዙ ነበረ ከአዲስ ስልክ እስኪያገኙ ድረስ አዲስ ስልክ እስክንቀይር ድረስ ሁላችንም እነሱም ትንሺ የደከመ ስልክ ነበር እንይዝ የነበረው የጓደኛችን ስልክ በጣም እሱ ደግሞ ጭራሽ ሰምተነው የማናውቀው ስልክ ነው የቻይና ምርት ሆኖ ጭራሽ ሰምተነው የማናውቅ እና በጣም የሚያስቅ ስልክ ነበር አንዴ በቃ የማይሆን ነገር የለም ይጠፋል ይበራል። አስቸጋሪ ስልክ ነበረ ይጠቀም የነበረው ጓደኛዬ እና በዛ በዛ ምክንያት ሁላችንም እንስቅበት ነበር እኔ ኢቭን እኔ ራሱ በቃ በማይሰራ ስልክ እንደዛ በማይረባ ስልክ እኔ ራሱ እየተጠቀምኩኝ የእሱን ስልክ ስናይ በቃ እኔ እደሰታለሁ በጣም ከሱ የተሻለ ስልክ አለኝ ደግሞ ከእኔ የባሰ ሰውም ደግሞ አለ ብዬ አስበው ነበር። ገና አሁን ከዚያ ሁሉ ነገር ተቀይሮ ሁላችንም አዳዲስ ሰልክ ይዘናል አዲስ የስራ ቦታ ላይ ነው ያለነው አሪፍ ስራ እየሰራን ስለሆነ አሪፍ ብሮ እየንቀሳቀስን ስለሆነ ሁላችንም በስልክ ደረጃ አዳአዲስ ነገሮችን ከአቅማችን በላይ የሆነ ስልክ ይዘን ነው የምንሽከረከረው አሁን ይሄ መንግስት ቢያየውም ትልቅ ወንጀል ነው ባንክ የዘረፍን አርጎ ነው የሚቆጥርብን እና ምንም ቢሆን ግን አሪፍ የሆነ ያለ ስልክ ነው የያዝኩት። አንዳንድ ጓደኛ አለኝ ለምሳሌ ከዚህ ከፊት የሆነ ጓደኛየ ነበረኝ እና ስልኩን ይሰረቅና በቃ የሚጠቀመው የነበረው ታብሌት ነበር እና ታብሌት ውስጥ ሲም ከቶ ነበር ታብሌት ይዞ የሚሽከረከር የነበረ እና ሁሌ ሰናየው ያስቀናል እንዴ ይህ ልጅ ታብሌት ይዞ ነው የሚሽከረከረው ምናምን ነገር እና መንገድ ላይ ስንሄድ ምናምን ደግሞ አስቡት ታብሌት አውጥቶ ጆሮ ላይ አድርጎ ሲያሲያ እያዋራን ነው የሚሄደው ስልክ ስልክ ሲያዋራ ምናምን ነገር ያን ያክል ታብሌት ያን የሚያክል ትልቅ እንትን ጆሮው ላይ አድርጎት በቃ በሁለት እጁ ይዞት ነው የሚያወራው ምናምን ነገር እና ያስቅ ነበር እንዴት እንደነበረ ምናምን በዛን ጊዜ ምናምን እሱ ራሱ አሁን እሱ የሳምሰንግ አድናቂ ከመሆኑ የተነሳ ሳምሰንግ አዲሱን ስልክ ነው የገዛው ይመስለኛል ኤስ ሃያ አራት ሃያ አምስት መሰለኝ አዲሱ ስልክ እና እሱ ራሱ እሱን ገዝቶ የሚጠቀምበት እና እንደውም ስልክ ካወራን አይቀር። ሰለ የሳምሰንግ ምርቶች እኔ አላደ አደንቃለሁ በጣም አድናቂ ነኝ የሳምሰንግ ግን በቃ ምንም ቢሆን አይፎን ይበልጣል ብዬ ነው የማስበው ግን የሳምሰንግ አድናቂ ነኝ የሳምሰንግ ያደናቁበት ምክንያት ከካይፎን ይበልጣል ያልኩበት ምክንያት ሳምሰንጎች የሚያመርቱት ምርቶች እንዳለ በቃ አይተናቸው የማናዉቀው አሁን የሚተጣጠፍ ስልክ አላቸው። የሚዘረጋጋ ስልክ አላቸው ምናምን ነገር ኖት ፓድ በቃ በስ በፔን ባይ በስ በእርሳስ ነገር እንድንጽፍ ያደርጉናል ምናምን ነገር አሪፍ አሪፍ ነገር ወጣ ያሉ ተሞክሮዎች ናቸው። እየሞከርን ያለነው በ የነበረው በሳምሰንግ ላይ ምናምን አሁን ጓደኞቼን ሳያቸው ምናምን ነገር እንደዛ ነው የሚያደርጉት በቃ ከእኔ አይፎን ከከተጠቀሚዎች ወጣ ያለ ነገር ነው የሚያደርጉት ነገር ምናምን ነገር እና እሱን እሱን ነገር እወድላቸዋለሁ ከሳምሰንግ ተጠቃሚዎች። አንዱ ጓደኛዬ ነበረኝ ስልኩ ፍሊፕ ነበረ ዝም ብሎ የሚተጣጠፉና አንዴ ሁለቴ ሶስቴ ያጥፋታል አንደኛዋን ስልክ እና አንዴ ታብሌት ይሆናል አንዴ ኖርማል ስልክ ይሆናል አንዴ ደግሞ ትንሽየ

እሺ ሌሎችን ማስተማር ትችላለህ ወይ? ለሚለው ጥያቄ አዎ ሌሎችን ማስተማር እችላለሁ ይሄን የያልኩበት ምክንያት በምሰራው በኤዲቲንግ ሙያ ብዙ ሰዎችን ማስተማር እችላለሁ እንደነገርኩህ ከሆነ መጀመሪያ ተመርቄ እንደወጣው ያደረኩትን ነገር ማቀውን ነገር ለሌሎች ማስተማር ማካፈል ነበረብኝ እና የራሳችንን የሆነ ትምህርት ቤት ከፈትንና ሌሎችን ማስተማር ጀምረን ነበር በመጀመሪያዎቹ ሁለት ወይም ሶስት ወራት ውስጥ በጣም ከባድ የሆነ እንትን ነበረኝ ጊዜያት ነበር ያሳለፍነው የነበረው ሰው የለም ቤቱ የተከራየንበት ኪሳራ በቂ ሰራይ ሆኖ መጣና ትንሽ ትንሽ እውቅና እስከናገኝ ድረስ ሞከርን ከዛ በኋላ በአንዴ ያሉ ነገሮችን እንዳለ ታዋቂ መሆን ጀመረ ትምህርታችን ታዋቂ መሆን ጀመረ የምንሰራቸው ስራዎች ደግሞ ተማሪ መምጣትም ጀመረ እና እሱ እንደሱ ነገር እንዳለ እንትን ማድረግ ጀመረ በጣም አስተማሪ በቃ ጥሩ መሆን ጀመረና ሌሎችም አስተማሪ ጀመረ በትርፍ ሰዓት ደግሞ ለቤት ለቤት ሄድኩ አስተምራለሁ አስተምራለሁ ወይ ከሱ ደግሞ ከኤዲቲንግ ትምህርቱ እንጂ ኖርማል የትምህርት ፊዚክስ ባዮሎጂካዊ የምንለው ትምህርቶችም እንዳለ አስተምራለሁ እኔ የማስተምረው ትምህርት እንግሊዝኛ አስተምራለሁ አማርኛ አስተምራለሁ ሂሳብ አስጠናለሁ እና ደግሞ ባይሎጅ አስጠናለሁ እነዚህ እሱ አራቱን ትምህርቶች በጣም ነው የማስጠናው እንግሊዝኛ ሁለተኛ ቋንቋ ነው ብዬ አስባለሁ እንግሊዝኛ ኔቲቭ ባልሆንም ጥሩ አይነት አልችልም እንዴት ማውራት እንዳለብኝ እንዴት ከሰው ጋር መዋባት እንዳለብኝ ነገር አስተምራለሁ እሱ ነው ለልጆቹ እንዴት ማስተማር እንዳለብኝ ምናምን ነገር እንትን ማስተምራቸው የነበረው ባዮሎጂ ደግሞ የሚተማሩትን ነገር ደግሜ እከልስላቸዋለሁ እንዲገባ አድርጌ አስተምራችኋለሁ የተፈጠረ ሁሉ ነገር እንዳለ እንደ አዲስ ከልሼ ነው ማስተምራቸው የነበረው አሁን ደግሞ ማትስ ነው ማትስ ደግሞ እንዴት ግን እንደጌም እንደሆነ ላሳያቸው ጌምን ጌም እንደመቸው አርጌ ነው እማሳያቸው የሚያልኩበት ምክንያት የተቆለፈ ነገር አለ እሱን ፈቶ ማውጣት ብዬ ነው ብዬ ነው የማሳያችሁ ማለት እንዴት እንደሚሰራ እና እንደጌም የምትጫወቱ እንዴት እንደሚያደርጉት አንዲት አድርጎት ጌሙ እንዴት አንድ ትሪ የማስበው እንዴት እንደሚፈሩት ምናምን ማሳያችሁ እና ደግሞ እነሱ የነሱ ቤተሰቦች ራሱ በነሱ የልጆታቸው ውጤት ራሱ ኮርተው ምናምን ነገር ለኔ ደሞዝ ጭማሪ አድርገውልኛል ወይም ከፍለውኛል እና አሪፍ የሆነ ኤክስፒሪያንስ ነው ማስተማር በጣም ደስ የሚል ነገር ነው አዳዲስ ልጆችን ማስተማር የሚያውቁትን ልጆች እንዲያውቁ ማድረግ እኔ የማላውቀውን እነሱ የሚያውቁት ነገር አለ ብዙ ነገር እኔ ማለት ነው እነሱን ያውቁት ደግሞ እኔ የማውቀው ነገር አለ እንዴ ካለኝ የስምንት እንትን እና አሪፍ የሆነ ነገር ነው ሌላ ጊዜ ደግሞ በኢዲቲንግ በኩል ደግሞ ከሚማሩ ተማሪዎች ደግሞ ከነዛ ውጪ በፕራይቬት እማስተምራቸው ልጆች ነበሩ እነሱም አስተምራቸው በፕራይቬት የራሴን ኮምፒውተር ይዤ እነሱ ቤት እቤት እየሄድኩ እነሱንም እማስተምራቸው በፕራይቬት እና በጣም በጣም ጎምዝ ጀት ጀት የሆኑ ተማሪዎች ነበሩኝ ሁለት ተማሪዎች ናቸው እና በጣም ጀት ጀት ይሁን ነገር ነው ውጪ ከሚማሩት ወይም ያው ወይም እኛ ጋር መጥቶ ከሚማሩት ውጪ ነው በተሻለ ነገር እነሱ ጋር ማስተምራቸው ምክንያቱም ሳያቸው አያያዙን ያውቁበት ሁሉ ነገር ያውቁበት እና በተማሪ ከሆነ ኤክስፒሪያንስ ነበር ከእነሱ ጋር እንደውም የነበረኝ እና አሪፍ ማስተማር ችሎታ የራሱ እነሱ እንደሆን ፈትነውኛል ብዬ እኔ በግልዬ አስባለሁ በጣም ተፈታትነውኛል በጣም ጎበዝ ስለሆኑ የማላውቀው ነገር እንደውም ለነሱ ስል እያጠናው እየመጣው ምናምን ነገር ወይ አዳዲስ ነገሮች ለእነሱ ስር ከእነሱ ጋር ለአብረን እንሞክራለን እንረዳዳለን ምናምን ቀናንሾች ናቸው ከእነሱ ጋር እንረዳዳለን እንደው ከእነሱ ጋር አሁን እንደ እንደ ቅርብ ብለን ያሰብነው የራሳቸውን እውነት ነሽ የካምፓኒድን ከፍተን በዛ ውስጥ የዩቲዩብ ስራዎችን እንድንሰራ የዩቲዩብ ቪዲዮዎችን እየሰራን ቪዲዮ ቪዲዮውን እንለቅ ምናምን የዩቲዩብ አውቶሜሽን ይባላል እነሱ አይነት ስራዎች የዩቲዩብ አቶሜሽን አሁን ላይ እንደውም እያበላ ያለ ስራ የዩቲዩብ ገንዘብ ማምጣት ነው በኤአይ የሚሰራ ኤአይ ድምጽን በመጠቀም ነገሮችን በመጠቀም ብዙ የዩቲዩብ አቶሚሽን በጣም የሚያሰራ ስራ ነው እንደሆነ የተመለከትነው እያየን ያለው ነገር እና እሱን እንደምንሰራ ከእነሱ ጋር አውርተናል እና ያለውም ነገር ሳያችሁ እነሱም በቃ እንደዚህ አይነት ነገር ስራ እንደ መስራት እንደሚፈልጉ ይነግሩኝ ነበር እና አሪፍ ነው እነሱም ለስራው ምን ያክል ፍላጎት እንዳላቸው እነሱ ምን ያክል ስራው በቃ እንደሚወዱት እና የት ስራ በቃ እንደ አሁንም እንዳልከሰረ ምናምን ነገር አያለሁ ከዚህ ቪዲዮ ኤዲቲንግ ውጪ ደግሞ ሌላ ማስተምህር ውስጥ ሙዚቃ ነው ሙዚቃ የማስተምርበት ምክንያት እኔ ጓደኞቼ ሲማሩ ድራም ሲማሩ እኔ አልፈልግም ጊታር ነው የምማረው ብዬ ጊታር ተምሬና ጨርሻለሁ እና ጊታር ራሱ አስተምራለሁ እሱን ጊታርም ቤት ለቤት ሰፈር ውስጥ እኛ ሰፈር እምትማር ልጅ ነበረች እሱን ለመማር ፈልጋ እኔ ጠንቄኛለሁ ጊታ ለመማር እፈልጋለሁ ብላ እና ጊታ አስተምራለሁ እንዴት መያዝ እንዳለባቸው ቅኝት እንዴት እንደሆነ አዝማች እንዴት እንደሆነ በቃ ያሉት አምባሳል እንዴት እንደሆነ ባቲ እንዴት እንደሆነ በቃ ያሉት ነገሮች እንዳለ ያስተ አስተምሬያቸው አውቃለሁ እና አሪፍ የሆነ ኤክስፒሪያንስ ሆና ማስተማር ትችላለህ ወይ ለሚለው ጥያቄ አዎ በደንብ ማስተማር እችላለሁ ማስተማር ወዳለ አስተማሪዎች ይኖሩልን እኛም

የድርጅቶችን ዝግጅቶችን ስትሳተፍ አለ? ወይ ለሚለው ነገር አዎ ድርጅቶችን ዝግጅቶች በጣም ነው እምሳተፈው እንደዚህ አይነት ነገሮች ሲሆን ነው ከማታውቀው ሰው ጋር ትተዋወቃለህ የስራ እድል ይመጣልሃል። ትላልቅ ባለሀብቶች ጋር ትገናኛለህ እነሱ ስትገናኝ ደግሞ የት እንደምትወድቅ ወይም የት ጋር እንደምታርፍ አታውቅም እና አሪፍ አሪፍ የሆነ ልምድ ተሞክሮ ታገኛለህ። ከታላላቅ በዚህ ስራ ላይ ይገባባሉ ሰዎች እና አሪፍ አሪፍ እንትኖች ዝግጅቶች ላይ ለመሳተፍ እሞክራለሁ። ከዚህ በፊት ስትዘጋጅባቸው ከዚህ በፊት የሄድኩባቸው ዝግጅቶች መካከል አንደኛው የስዕል ዝግጅቶች ናቸው። እና ጓደኛችን ዝግጅት ያቀርብ ነበር እና የዝግጅቱ አዘጋጅ ከመሆኑ የተነሳ በቃ እሱ ነው የጋበዘኝ የነበረው እና በጣም አሪፍ የሆነ ኤክስፒሪያንስ ነበር። አሪፍ የሆነ ተሞክሮ ነበር አሪፍ የሆነ ልምድ ነበረ አካብቼ የተመለስኩት የነበረው እና አሪፍ የሆነ ነገር ነበረ። እና በዚህ በመቀጠል ደግሞ ሰሞኑን አንድ ቦታ ሄጄ ነበር ዝግጅት ፕሮግራም እና ቪዲዮ ቤት ይባላል። ቪዲዮ ቤት በጣም አሪፍ የሆነ እንደ ሲኒማ ነው። ትንሽዬ ቤት ውስጥ ሆና በጣም ፕላናቸው አሪፍ የሆነ ነው ሰሞኑን ነበር የተከፈተው እና በጣም ደስ የሚል ኤክስፒሪያንስ ነበር። ደስ የሚል ተሞክሮ ደስ የሚል እንትን ነበረው እና እሱን አይቼ መጥቻለው። በቪዲዮ ቤት ልጅ እያለን ቪዲዮ ሲባል ቪዲዮ ቤት እየሄድን ነበረ ፊልም የምናመጣው እና እሱን ተመርኩዘው ነው። እነሱም ቪዲዮ ስም ካምፓኒውን ስም ቪዲዮ ቤት ብለው ስም ያወጡለት እና በጣም አሪፍ የሆነ ተሞክሮ ነበር። እነሱ ራሱ በጣም ደስ ይላሉ አዘጋጆቹ ጥሩ ናቸው። የስራ ተሞክሯቸው በጣም ደስ ይላል ለስራ ያላቸው ጉጉት እና ለስራ ያላቸው ፍቅር በጣም የሚያስደስት ነበር። እና እሱን እሱን እንዳለ ወድጄላቸዋለሁ። እኔም እሱን ነው የምለው እኔ ከስራው ከድርጅቱ መጀመሪያ ድርጅቱን እና ከመስራታችን በፊት ድርጅት ውስጥ ለሚሰሩ ሰዎች እንዳለ ያላቸው ፍቅር ይሄን ድርጅት እንዴት ማሳደግ እንዳለባቸው ተጨንቀው እንደሰሩበት ምናምን ነገር ታያላችሁ። እንደዚህ አይነት ነገር እና ከእነሱ ትምህርት መውሰድ አለብን ነው የምለው እኔ በጣም አሪፍ የሆነ ነገር ነው። አንዳንድ ጊዜ ደግሞ ከእነሱ ውጪ የሆነ ቦታ ተጉዤ ሄጃለሁ። እንደዚህ ለዝግጅት ፕሮግራም ተብሎ የወይን ፕሮግራም እና ወይን አዲስ ብራንድ ኢትዮጵያ ውስጥ ራስ የሀበሻ ብራንድ ተሰርቶ ነበር። የወይን ቡጃ የተባለ ብራንድ ነው። እና እዛ ቡጃ የተባለ ብራንድ ላይ የነበረው እንትን አሪፍ ነበረ የወይን ምረቃ ነበር። እና እኔ ዝም ብዬ ሄጄ ማወቅ ማወቀው ሰው ነበረ ከእሱ ጋር አብሬ ተከትዬ ሄድኩ እና እሱ ነበር ቪዲዮ የሚቀርጽላቸው የነበረው እና እኔም እንደ አጋዥ ሆኜ በቪዲዮ በመቅረጽ እንደ አጋዥ ሆኜ ነበር። እኔም ወደ ቡጃ ወደ ተባለው የወይን መጠጥ እንትን ምርቃት ፕሮግራም የሄድኩት የነበረው እና ስሄድ አጋጣሚ ነገር በጣም አሪፍ አሪፍ የሚያስቅ የሚያስቅ እና ደስ የሚሉ ፕሮግራሞች ነበሩ። ከነዛ መካከል አሁን ያየሁት ነገር እኛ ሀገር የወይን ወዳጆች በጣም ብዙ እንዳሉ እና የወይን አድናቂዎች በጣም ብዙ እንዳለ ተረድቻለሁ። ይሄን ያልኩበት ምክንያት ከሰው ብዛት ነው። የነበረው ሰው ብዛት በጣም ከምነግራችሁ በላይ ነው። አንድ ትንሽዬ ያው ባይንድ ድርጅት ያስተዋወቀበት መንገድ እንዴት ይሄ ሁላ ሰው ነው በቃ ብዙ ሰዎች ወይኑን ሲያደንቁ አይቻለው እንዴት እንደነበረ ምናምን ነገር እኔ ደግሞ እንዴ ይሄን ያክል እንዴት ቢወዱት ነው ምናምን ብዬ። የመቅመስ አጋጣሚ ነበረኝ እና ያን በምቀመስበት ስራ እኔ ራሱ ወይን እንደዚህ እንደሚጣፍጥ አላውቅም ነበር። ከዛም ስጠይቃቸው ወይኑ ደግሞ የሀገራችን ምርት እንደሆነ ነግረውናል። ወይኑ የሀገራችን እዚህ ሀገራችን ተመርቶ እዚህ የበቀለ ስለሆነ እዚህ ሀገር የበቀለ ነው። ምናምን ነገር እና አሪፍ የሆነ ለተሞክሮ ነበር። እሱ ራሱ አሪፍ የሆነ ደስ የሚል እንትን ነበር። ጊዜ ነበር እንዲያ እንዲያ

ለበጎ አድራጎት ሰርትህ ታውቃለህ ወይ? ለሚለው አዎ! ከዚህ በፊት እኔ ከዚህ በፊት ብዙ አይነት የበጎ አድራጎት ስራዎች ሰርቼ አውቃለሁ። ለምሳሌ የኔ እንደ ቀይ መስቀል ይሆኑ በጎ አድራጎት ላይ ሰ ሰርቼ አውቃለሁ። እንደ ደግሞ ደም ልገሳ የሚል ፕሮግራም በሚል መርቃን። ደም በመለከስ የሚል ፕሮግራም ላይ ሄጄ ተገኝቼ። ደሜን ለግሼ እቃለሁ። ከዚህ በፊት እና አንዳንድ ቦታ የሆነ ትውልድ ለኔ እርገት ለምን እርገት የሚል በበጎ አድራጎት ድርጅት ነበር እና ከዛ ሄጄ በበጎ አድራጎት ስራ ሰርቼ ነበር። አሮጌ ልብስ ካለኝ አሮጌ ልብስ ሰጥቼ እወጣለሁ። የእናቴ ወንድሜ ነው እህቶች አሮጌ ልብስ ነገር ካለ እነሱ ይዤላችሁ እመጣ እሄድ ነበር። እና እንደዛ እንደዛ ነበር በደንብ መለገስ ካወራን ደንብ በመለገስ ጊዜ ያን የነበረው ተሞክሮ ወይም ያንዴ ነበረኝ እንትን በጣም ለየት ያለ ነበር። እና የመጀመሪያም ጊዜ ነበር ይመስለኛል ደም ስለግዝ እና ያልቄ ደህኔ በጣም አሪፍ የሆነ ኤክስፒሪያንስ ወይም ተሞክሮ ነበር ብዬ አስባለሁ። ይሄ የሚያውቁበት ለኔ አዲስ ነበረ። ያው ሁሉን ነገሮች እንዳለ ለኔ አዲስ ናቸው። ምናምን ነገር አላውቅም ነበር። ደም ከተ ከተለገሰ በኋላ ምሪንዳና ወይ ብስኩት ነገር ወይ ጠፋጭ ነገር እንደሚሰጥና እሱ እንደውም አይቼ የገባሁት እኔ እንደውም ወደ ጣፋጭና ምሪንዳ ለመጠጣት በሚል ነበር ደሜን ስለግስ የነበረው። ግን እንደዛ እንደዛ እያልን ደም መለገስ ደስ ብሎኝ በመለገሴ በጣም ደስ ብሎኛል። ከዛ በኋላ ደግሞ አንዳንዴ በጎ አድራጎት ድርጅቶች ጋር በመሄድም ነው። የራሳችን የሆነ በጎ አድራጎት ሰርተን ተመልሰን እናውቃለን። እኔ ያም የሆነበት ምክንያት ከቤተክርስቲያን ጋር ግንኙነት ነበረን። እና እንዲህ በዛ ምክንያት ነበረ እንዲህ ያን ነገር እንድናደርግ እነሱን ፈቀድ ሁሉም ድርጅት ፈቅዶልን ነበረ። አንዳንድ አንድ ጊዜ ደግሞ ይቅርታ ስሙን የድርጅቱን ስም ረስቼዋለሁ። ግን አካባቢያችን ጋር ነበረ። ቱጌዘር ቱጌዘር የተባለ ድርጅት ነበር እና ከዛ የማገገሚያ ነበረ የሱስ ማገገሚያ ነበረ። እና የሱስ ማገገሚያ ሰው ቤት ገብተን ምናምን እዛ የነበሩት ወጣት ሰዎች እያየን ነው እያወራን ነበር እና በማታ የተዋወቅኳቸው ሰዎች ነበሩና። ስለነበረው እንዴት ሱስ ውስጥ እንደገቡ? ምናምን ነገር ስንጠይቃቸው በሚያስቅ ሁኔታ በሚያሳዝን ሁኔታ በቀላል ነገር ነበር የጓደኛ ግፊት ነው። እዚህ ደረጃ ላይ ይዟቸው የወረደው ብዬ ነግረውናል። ይዟቸው እንደወረደ ምናምን ነግረውናል እና የጓደኛ ግፊት ጥሩ አይደለም። በኔ በበኩሌ እና እነሱ እንደነገሩኝ ነገር እና የጓደኛ ግፊት ጥሩ አይደለም። እነሱ ሲሞክሩ እነሱ ብልጥ እነሱ ሲያጨሱ ወይም ሲጠጡ ብልጥ ሆነው ከተሰማቸው አንተ ፋራ ሁን ብሎ መክሮኛል እና እዛ የተዋውኩት አንዱ ጓደኛችን ጓደኛዬ ልበል የተዋወቅኩት ሰውዬ እነሱ መጥፎ ነገር ሲያደርጉን እነሱ ያደረጉት ለቀን ጎበዝ ወይም ብልጥ የሚያስበላችሁ ነገር ከሆነ አንተ በዛ ነገር ላይ ፋራ ሆነህ አታርግ ምናምን ብሎኛል። እና ያ የመከረኝ ምክር አእምሮዬ ላይ ቁጭ ብሏል እንደውም ስለ በጎ አድራጎት ስለአንዳንድ ሱስ ካወራን አያቀርም ብዙን ጊዜ ስለ ሱስ ካወራን የሆነ ጓደኛ ነበረኝ እና በጣም ሀይለኛ ሱስ ውስጥ ገብቶ ነበር። በጣም በጣም ያጨሳል፣ ይቅማል፣ ይጠጣል ነገር እና የሚያደርገው ነገር ራሱ አሁን ራሱ አያውቅም እና ዝም ብሎ ነው የሚጓዘው በዛ መሃል ደግሞ ፍቅረኛ ያዘ እና ፍቅረኛው ምናምን ነገር የነበረውን አመለካከት ያጨስ የነበረውን አስትቷ አስቷ ይጠጣ ነበር፣ እሱንም አስቁማ፣ እንደ አዲስ አርጋ እሱን እሱን ሰውዬ እሱን ጓደኛዬ እንደ አዲስ አርጋ ሴትየዋ ወይም ልጅቷ ገንብተዋለች እላለሁ። ይሄም የሆነበት ምክንያት እሷ በሱ ላይ ትተማመን ነበር። መቅየር እንደሚቻል ማድረግ እንደሚችል ምናምን መቀየር እንደሚችል ታውቅ ነበር። እና ለሱ ለሱ እያለች ሁሌም ማታደርገው ነገር የለም። ቤተክርስቲያን ይዛው ትሄዳለች፣ ገዳም ይዘው ትሄድ ነበረ፣ ጸበል አይቀራቸው። የማያደርጉት ነገር የለም። እሱን እንትን ለመታደረግ ሀኪም ቤት በየጊዜው እየወሰደችው እኔም ከዛ በምትወስደው ጊዜ አብሬያት እሄድ ነበር። ብዙ ጊዜ ባይሆንም አለፋ አለፋ ያለ ጊዜ እየሄዱኝ አብሬያት አያቸው ነበረ። መኪና ስላለኝ አድርሰኝ ትለኝ ነበር። እና ያኔ ያኔ አይ እየሄድኩኝ ምናምን ነገር እሸኛቸው ነበር። እና ያለው ነገር ምናምን ስሰማ ምናምን ነገር ይሄ ሊቀየር ነው እንዴ? እል ነበር እና በጣም አሪፍ የሆነ ስራ እየሰራ ነበር ከዛ አሁን ተቀይሮ፣ አሁን ጥሩ ሰው ሆኖ የልጆች አባት ሆኖ ምናምን ነገር እና አሪፍ የሆነ ኤክስፒሪያንስ ነበር።